ዝናብ ሲዘንብ ምን ታደርጋለህ ለሚለው ጥያቄ? ዝናብ ሲዘንብ ኮፍያ አደርጋለሁ ወይም ደግሞ ዣንጥላ እይዛለሁ ምክንያቱም ያው ከዝናብ ስለሚከላከል ዝናቡን እንዳያበሰብሰኝና ማለት ውሎየ እንዳይበላሽ በዝናብ መበስበስ ስለሌለብኝ ወይ ዣንጥላ ይዛለሁ ወይ ኮፍያ አደርጋለሁ። ግን አብዛኛውን ጊዜ ዣንጥላ ነው የሚይዘው ምክንያቱም ኮፍያ ከማድረግ ይልቅ ዣንጥላ መያዙ በደንብ ከዝናብ ስለሚከላከል ማለት ነው። እና ዝናብ ሲዘንብ ምን ታደርጋለሁ ለሚለው ጥያቄ? ዣንጥላ እይዛለሁ ወይንም ደግሞ ኮፍያ አደርጋለሁ። ግን አብዛኛው ጊዜ ዣንጥላ ነው የሚይዘው። ያው ምክንያቱም ዣንጥላን መያዝ ከዝናብ በደንብ ስለሚከላከል ኮፍያ ማድረግን ብዙም አይከላከልም በተወሰነ መልኩ በከፊል ነው እንጂ። እና ዝናብ በሚዘንብበት ሰዓት ያው ዣንጥላ መያዝ ጥሩ ነው። አልፎ አልፎ ደግሞ እንደዚሁም ዝናብ መከላከያ ያላቸው ከሻማ የሚሰሩ ካፖርቶች አሉ እነሱም ቢደረጉ ጥሩ ነው። ምክንያቱም ዝናቡን በደንብ ይከለክላሉ ዝናቡ ደግሞ በተለይ ኋይለኛ ከሆነ ማለት ነው። እና ዝናብ ሲዘንብ ወይ ዣንጥላ መያዝ አለብን ወይ ኮፍያ ማድረግ አለብን ወይም ደግሞ ካፖርቶች አሉ ዝናብ መከላከል የሚችሉ ማለት ነው። እነዛን መጠቀም አለብን። ስለዚህ ዝናብ ሲዘንብ ምን ታደርጋለህ ለሚለው ጥያቄ? ወይ ኮፍያ አደርጋለሁ ወይ ዣንጥላ ይዛለሁ ወይ ደግሞ ካፖርት ኮፍያ ያለው ካፖርት አደርጋለሁ ማለት ነው። እና ዝናብ ያለው ከመሰለኝ ብዙን ጊዜ ያው ኮፍያ አደርጋለሁኝ ወይም ደግሞ ዣንጥላ ይዛለሁ ብዙን ጊዜ ምክንያቱም ዣንጥላ ያው ብዙም የመከላከል አቅም ስላለው ዝናብን በደንብ ይከላከላል። እና ለዛ ነው ስለዚህ ዝናብ ሲዘንብ ምን ታደርጋለህ ለሚለው ጥያቄ ዣንጥላ ይዛለሁ የሚለው ይሆናል። የኔ መልስ ማለት ነው።

በስራ ቦታ ጓደኛ አለህ በሚለው በስራ ቦታ ያው በስራ የምንገናኝ አብረን የምንሰራ ጓደኛ አለኝ ያው ጥሩ ነው ልጁ በስራ ላይ ይሰራል። እና በስራ ነው የምንገናኘው ስራ አብረን እንሰራለን ብዙ ጊዜ። ስራ ቦታ ላይ አብረን እናሳልፋለን። አዎ በስራ አብሬ የምሰራው ጓደኛ አለኝ። ያው በስራም ጎበዝ ነው እንግባባለን በባህሪም በሀሳብም። ስለዚህ በስራ ቦታ ጓደኛ አለህ ለሚለው ጥያቄ ያው ጓደኛ አለኝ ነው። አብረን የምንሰራ ስራ ማለት ነው የስራ ባልደረባ

በበጋ በበጋ ወቅት ምን ታደርገዋለህ? በበጋ ወቅት ያው ቀለል ያለ ልብስ። ማለት ከሙቀት የማይሰማኝ ቀለል ያለ እና ነፃ ያለ ብዙም የማይከብድ እና ሙቀት የማያመጣ ልብስ መልበስ እወዳለሁ። ምክንያቱም ያው ወፈር ያለና በባድ ጃኬቶች ወይም ልብሶች ከለበስኩኝ አበጣ የሞቀኛል ሙቀቱ ደግሞ ያጨናንቀኛል ምቾት አይሰማኝም ስራ ለመስራት አይመቸም ማለት ነው። ስለዚህ በበጋ ሞቃት ወቅት ምን ታደርጋለህ ለሚለው ጥያቄ። ነፃ ያሉና ሳሳ ያሉ ልብሶች ብለብስ ደስ ይለኛል። እንደዚሁም ደግሞ ከነቴራዎች ጃኬት መልበስ አልወድም ጃኬትን ከለበስኩ በጣም ስለሚሞቀኝ ማለት ነው። እና በበጋ ወቅት ያው እምለብሰው ቀለል ያሉ ልብሶችን ነው። ምክንያቱም ያው ከሙቀቱ ለመቋቋም የግዴታ ቀለል ያለ ልብሶችን መጠቀም ግዴታ ነው። አለበለዛ ግን ያው ሙቀትን መቋቋም አንችልም። ስለዚህ በበጋ ወቅት ምን ታደርጋለህ ለሚለው ጥያቄ። እንደ አጠቃላይ የኔ መልሴ እሚሆነው በበጋ ወቅት ቀለል ያለና ነፃ ያሉ ልብሶችን ነው የምለብሰው ምክንያቱም ያው ሙቀቱን ለመከላከል እና ብዙ የሙቀት ስሜት እንዳይሰማኝ ምቾት እንዲሰማኝ ማለት ነው።

ስራህን ትወደዋለህ ወይ ለሚለው ጥያቄ አዎ ስራዬን አዎ እወደዋለሁ ባልወደውም ደግሞ ግዴታ እንደምወደው ሆኜ መስራት አለብኝ ጥሩ ውጤት ለማግኘት። ስለዚህ አንድ ሰው በሚስራበት ስራ ላይ ስራውን መውደድ ግዴታ ነው። ምክንያቱም ስራውን ሳይወደው የሚሰራ ከሆነ ጥሩ ውጤት አይመጣም። እና አንዳንድ ጊዜ የምትወደው የምትወደውን ስራ እስከምታገኝ የማትወደውን ስራ የሚባል ነገር አለ። ስለዚህ የምንወደውን ስራ እስከምናገኝ የግዴታ የምንሰራውን ስራ መውደድ አለብን። ስለዚህ ስራን ትወደዋለህ ወይ ለሚለው ጥያቄ? እንደ አጠቃላይ ነው መልስ የሚሆነው አዎ ስራዬን እወደዋለሁ

ስትታመም ከስራ ትቆያለህ ወይ? ለሚለው ጥያቄ አዎ ስታመም ከስራ እቆያለሁ ምክንያቱም ያው ካመመን መስራት ስለማንችል ስታመም ከስራ ቆያለሁ ያው በጣም ካመመኝ ወደ ስራ መሄድ አልችልም ምክንያቱም ያው ታሞ ወደ ስራ መሄድ በጣም ትንሽ ስለሚከብድ ወደ ስራ መሄድ ስለማልችል ስታመም ከስራ ያው እቆያለሁ አልሄድም ማለት ነው እና አንድ ሰው ያው ሲታመም የግዴታ ስራ ለመስራት ይከብደዋል ወደ ሀኪም ቤት ሄዶ መታከም አለበት በዛ ምክንያት ስታመም ከስራ እቆያለሁ

ጨው ብዙ ትወዳለህ የሚለው ጥያቄ ጨው ብዙም አልወድም ምክንያቱም ጨው ለጤና ተስማሚ ስላልሆነ ጥሩ ስላልሆነ። ግን ያው በትንሹ ወፈእፈልጋለሁኝ እወዳለሁ። እና ብዙም ግን አልወድም ያን ጨዋ የበዛበት ምግብ አልወድም። ለጤናዬም ስለማይስማማኝ ጥሩም ስላልሆነ። በትንሹ ከሆነ እንጂ ጨው በብዛት ብዙም አልወድም። እና ጨው ከማይወዱት ውስጥ ነው የምመደበው። እንደውም ከተቻለ አልፎ አልፎ እንደውም ካለጨው ብመገብ ሁላ ደስ ይለኛል። ምክንያቱም ያው ጨው የበዛበት ምግብ ለጤና ተስማሚ ስላልሆነ ማለት ነው። እና ጨው የበዛበት ምግብ አልወድም ጨው ትወዳለህ ወይ ለሚለውን ጥያቄ? ጨው ብዙ አልወድም ነው መልሴ

በማታ በምን ሰዓት ትመገባለን ለሚለው ጥያቄ? በማታ እምመገበው እኔ በጣም ከመሸ አልመገበም ምክንያቱም ጨጎራዬን ስለሚያጨንቀኝ እና ጨጎራዬን ስለሚያመኝ። እና እኔ የምመገበው እንደው ማታ ከተባለ ምናልባትም ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው። እመገባለው ከዛ በኋላ ከመሸ በኋላ ግን መመገብ አልፈልግም ያው ለጤናዬ የጓራዬም ስለሚያመኝ። ምግቡ አይፈጭልኝም ይቀመጥብኛል። ስለዚህ በዛ ምክንያት ማታ መመገበው እኔ አስራ ሁለት ሰዓት ወይ አንድ ሰዓት ነው። ከዛ ካለፈ መመገብ አልፈልግም ስለዚህ አብዛኛውን ጊዜ እንደውም ባልመገብም ደስ ይለኛል። እና በማታ በምን ሰዓት ትመገባለህ ለሚሆን ጥያቄ? ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ሰዓት ውስጥ ነው የምንመገበው። ምክንያቱም ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ስለምመገብ ማለት ነው። በማታ በምን ሰዓት ትመገባለህ የሚለው ጥያቄ? በማታ የምመገበው ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ነው። ምክንያቱም በማታ ከአሥራ ሁለት ሰዓት እስከ አንድ ሰዓት ስለምመገብ። ከአስራ ሁለት ሰዓት እና ከአንድ ሰዓት ካለፈ ለጤና አይስማማኝም። ስለዚህ በማታ በምን ሰዓት ትመገባለህ ለሚለው ጥያቄ? ከአሥራ ሁለት ሰዓት እስከ አንድ ሰዓት የሚል ይሆናል ማለት ነው። የኔ መልስ እና ከዛ ካለፈ ያው ጥሩ አይመጣልኝም አይስማማኝም። በማታ በምን ሰዓት ትመገባለህ የሚለው ጥያቄ? ከአሥራ ሁለት ሰዓት እስከ አንድ ሰዓት ነው የምመገበው። እና አብዛኛውን ጊዜ በጣም ከመሸና እዛ ሰአቶች ካለፉ መመገብ አልፈልግም። ያመኛል ጤና አይስማማኝም ማለት ነው። በማታ በምን ሰዓት ትመገባለህ ለሚለው ጥያቄ? በማታ የምመገበው ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ነው። ምክንያቱም ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ስለምመገብ ማለት ነው። በዛ ሰዓት ውስጥ ካልሆነ በስተቀር ከዛ ካለፈ ጥሩ አይመጣልኝም። እና በማታ የምገባው ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ነው። ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ምግብ ተመግቤ። መጨረስ አለብኝ እና ከዛ ወደ መኝታ ትንሽ አምሽቼ እተኛለሁኝ። ግን በጣም ከመሸ በኋላ። መመገብ አልችልም ሰዓት ካለፈ ሁለት ሰዓት ሶስት ሰዓት አራት ሰዓት ከሞለ በኋላ። ከተመገብኩኝ እኔ ስለሚያመኝ ጥሩ አይመጣልኝም ማለት ነው። ስለዚህ በማታ በምን ሰዓት ትመገባለህ ለሚለው ጥያቄ? የኔ መልስ የሚሆነው እንደ አጠቃላይ በማታ ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ እመገባለሁ። በማታ ከአሥራ አንድ ሰዓት እስከ አስራ ሁለት ሰዓት ባለው ጊዜ ውስጥ እመገባለሁ። ምክንያቱም በማታ ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ስለመመገብ ማለት ነው። ከዛ ሰዓት ግን ካለፈ። ያው ለጤናዬ የማይስማማኝም ጥሩ አይፈጭልኝም ምግቡም። እና ልምዱም የለኝም ድሮም ጀምሮ የምገባው። ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ነው። ከነዛ ሰአቶች ውጪ አሳልፌ ግን የመመገብ ልምዱ የለኝም። እና በማታ በመን ሰዓት ትመግባለህ ለሚለው ጥያቄ? እንደ አጠቃላይ እኔ መልስ የሚሆነው በማታ የምመገበው ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ነው። ምክንያቱም በማታ ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ስለምመገብ ያው ልምዴም እንደዛ ነው ያስለመድኩትም። ድሮም ጀምሬ ከልጅነትም እንደዛ ነው የምመገበው። ስለዚህ በማታ በምን በአት ትመገባለህ የሚለው ጥያቄ? የኔ መልስ የሚሆነው በማታ ከአሥራ ሁለት ሰዓት እስከ አንድ ሰዓት ነው የምመገበው። ከአሥራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ተመግቤ መጨረስ አለብኝ ማለት ነው

በዶቄ መፍጀት ታውቃለህ ወይ ለሚለው ጥያቄ? በዶቄ መፍጀት አላውቅም በዶቄ ፈጅቼም አላውቅም። እና ስለዚህ በዶቄ መፍጨት አላውቅም ምክንያቱም በዶቄ ፈጅቼ ስለማላውቅ። በዶቄ መፍጨት አልችልም በዶቄ ብቻ ሳይሆን በአጠቃላይ በማንኛውም መፍጫ መፍጨት አላውቅም ፈጭቼ ስለማላውቅ የመፍጨት ልምዱም የለኝም ማለት ነው። እና በዶቄ መፍጨት ታውቃለህ ወይ ለሚለው ጥያቄ የእኔ መልስ እሚሆነው። በዶቄ መፍጨት አልችልም ወይንም አላውቅም ነው። ምክንያቱም በዶቄ ፈጭቼ ስለማላውቅ ማለት ነው። በዶቄ ፈጭቼ አላውቅም በዶቄ መፍጨትም። አልችልም ፈጭቼም አላውቅም በዶቄ መፍጨት። አላውቅም ስለዚህ እንደ አጠቃላይ የእኔ መልስ እሚሆነው በዶቄ መፍጨት ታውቃለህ ወይ ለሚለው? በዶቄ መፍጨት አላውቅም የሚል ይሆናል በዶቄ ፈጭቼ ስለማላውቅ ማለት ነው። እና በዶቄ መፍጨት አላውቅም። ነው የእኔ መልስ ነው ማለት ነው። በዶቄ መፍጨት አላውቅም በዶቄ መፍጨት ፈጭቼ ስለማላውቅ በዶቄ መፍጨት። አላውቅም በዶቄ መፍጨት በዶቄ መፍጨት እንዴት እንደሆነም አላውቅም ሞክሬውም አላውቅም። እና እንደ አጠቃላይ እኔ መልስ እሚሆነው በዶቄ መፍጨት አላውቅም ነው ምክንያቱም ያው በዶቄ ፈጭቼ ስለማላውቅ። በዶቄ መፍጨት አላውቅም።

የቤት ጣሪያ ከምን የተሰራ ነው ለሚለው የቤቴ ጣሪያ ከቆርቆሮ የተሰራ ነው። ቆርቆሮ ሚባል ነገር አለ ያው የብረት ዘር ነው። ከእሱ ነው የተሰራው የቤቴ ጣሪያ። እና ዝናብ አያስገባም ያው ሙቀት ትንሽ አለው ፀሀይ አይመጥም ፀሀይ ባለበት ሰዓት ሙቀት ይስባል እንጂ ዝናብ አያስገባም። ቅዝቃዜም ያው ይኖረዋል እንጂ የቤቴ ጣሪያ። ከምን የተሰራ ነው ለሚለው ጥያቄ። የቤቴ ጣሪያ የተሰራው ከቆርቆሮ ነው። ምክንያቱም የቤቴ ጣሪያ የተሰራው ከቆርቆሮ ስለሆነ ማለት ነው። የቤት ጣሪያ ከምን የተሰራ ነው ለሚለው ጥያቄ። እንደ አጠቃላይ የኔ መልስ የሚሆነው የቤቴ ጣሪያ ከቆርቆሮ የተሰራ ነው የሚለው ነው